አዎ አይስክሬም እወዳለሁ። ደስ ይለኛል ምክንያቱም በጣም ጣፋጭ ነው እና ደስ የሚል ቃና አለው። ያው አይስክሬም እንደሚታወቀው ከብዙ አይነት ነገሮችን ነው የሚዘጋጀው በጣም ብዙ አይነት ጣዕም አለው እና በጣም ደስ የሚል ጣዕም አለው ይጣፍጣል አሪፍ ነው በጣም እና እወዳለሁኝ ከሚባለው በላይ አይስክሬን በጣም ነው የምወደው ሁሌ ብበላ ደስ ይለኛል። ያው የጾምም አለ የግድፍትም አይስክሬም አለ እና ባለፈው ለመጨረሻ ጊዜ የበላሁት የጾም አይስክሬም ነው። እና ደስ ይላል ያው ብዙ ጊዜ ግን ደስ የሚል የባኔላ ነው። በግድፍት ሰዓት ደስ የሚል አይስክሬም ነው። የጾሙ ደግሞ በጣም ደስ ይላል ይጣፍጣል እና በጣም ደስ የሚል ጣዕም አለው። አሪፍ ነው እወዳለሁ አዎ ይመቸኛል አይስክሬም ደስ ይለኛል። በጣም ነው የምወደው በጣም ነው የምጣፍጠውና ደስ ይላል አዎ እወልዳለሁ ደስ ይላል።

አዎ መዘመር በጣም ደስ ይለኛል በጣም እወዳለሁ ያው ስትዘምርም መዝሙር ስታዳምጥም ደስ የሚል ሀሴት አለው። ደስ የሚል ስሜት አለው። እና መዘመር በጣም ደስ ይለኛል እወዳለሁኝ ከሚባለው በላይ እና ብዙም ጊዜ በእኛ ሃይማኖት አሁን ያለንበት የወረብ ዝማሬ ወይም ደግሞ ጭብጭብ የሌለበት ዝማሬ ነው። ምክንያቱም ያው የአርባ ጾምን ስለተመለከተ በተመለከተ ያው አርባ ጾም ማለት ጌታችን ኢየሱስ ክርስቶስ የጾመው ጾም ነው። እና በእኛ በኦርቶዶክስ አማንያን በጣም ትልቅ ቦታ ያለው በጣም ትልቅ የሚከበር ጾም ነው። እና ያም በተመለከተ አሁን ላይ ጾሙ እንደዛ ስለሆነ ይዛት አሁን ጾሙ እንደዛ ስለሆነ ያን በተመለከተ አሁን ላይ አሪፍ ላይ ነን ማለት ነው። እና ጥሩ ነው። ደስ ይለኛል መዘመር ስለዚህ የሸብሸቦ መዝሙር ባይሆንም አሁን ላይ ያለው የንስሃ መዝሙር የበገና መዝሙር ነው። እና ያን ስሰማ በጣም ደስ ይለኛል እወዳለሁ። ደስ ይላል ብቻ መዝሙሩ አዎ አዳምጣለው መዝሙር እወዳለሁ

እጅ መጨባበጥ አዎ ያው ብዙ ጊዜ የኛ አካባቢ ባህልም ስለሆነ። እጄን ተጨባብጠህ ከልብህ ከጉልበትህ ሸብረቅ ብለህ ሰላም እንዴት ነህ ወይም ሰላም እንዴት ነሽ ብለንም ስለሆነ። እና መጨባበጥ ደስ ይለኛል አዎ እወዳለሁ። እጄን ተጨባብጠህ በስነ ስርዓቱ ደህና ነሽ ወይ ደህና ነህ ሆይ ብለህ? ተሰናብተህ ነው። እና ደስ የሚል ነገር አለው ብዬ አምናለሁኝ። ስለዚህ አዎ እጅ መጨባበጥ ደስ ይለኛል እወዳለሁኝ። ደስ የሚል ነገር አለው። እና እወዳለሁ። አሪፍ ነው። እጄን ተጨባጠ ያው ሰላምታ መስጠት ነውና። ጊዜ ስለዚህ አሪፍ ነው ብዬ አምናለሁ። አሁን ደስ ይላል ብዬ አምናለሁ። እና ጥሩ ነው። እጅ መጨባበጥ ደስ ይላል። አሪፍ ነው በጣም እወዳለሁ አሁን። ምንድነው ችግሩ እጅ መጨባበጥ? ለዛ ሰው ያለህን አክብሮት ነው የሚያሳይህ። ከወገብሽ ሸብረክ ብለህ። ጎንበስ በማለት እጁን ጨብጠህ ሰላም ነህ ወይ ደህና ነሽ ወይ? እንዴት ነበር ሁሉ ነገር ሰላም። በዓል ሁሉ ነገር ደህና ነው አሪፍ ነው ወይ? ብለህ ደስ የሚል ነገር አለው ብዬ አምናለሁ።

ሙዚየም ብሄድ ደስ ይለኛል ግን እስካሁን አልሄድኩም። አጋጣሚውን አላገኘሁም እና አልሄድኩም እንጂ ብዙ ጊዜ ሙዜም ብሄድ ደስ ይለኛል። ሙዜም መሄድ ደስ የሚል ነገር አለው ብዬ አምናለሁ። እና ሙዜም ብሄድ ደስ ይለኛል በጣም እፈልጋለሁ መሄድም። ግን ያው ጊዜና ሰዓቱ አልተመቻቸልኝም እና ሲመቻች ግና ወደፊት የመሄድ ሀሳብ አለኝ። ሙዚየም የተለያዩ ነገሮችን በቅርስነት ያለፉት እናት አባቶቻችንን የነሱን ብዙ ነገር የሚያሳይ ነው። እና ሙዝየም በጣም ደስ የሚል ነገር አለው እና ብሄድ ደስ ይለኛል። ያው ወደፊትም እሄዳለሁ ብዬ አምናለሁ። ምክንያቱም እንደነገርኳችሁ በጣም ብዙ ነገሮችን ያሳዩናል ወደፊቴ እናቴ አባቶቻችን የነበሩት ስራቶችን ስራዎችን ያወረሱንን የትላልቅ ሰዎችን ብዙ ጀብድ የሰሩ አባቶቻችን የነሱን ብዙ ነገር ብዙ ታሪክ አውቀንበት የምንመለስበት ቦታ ነውና። ሙዝየም መሄድ ደስ ይለኛል ወደፊት ብሄድም አዎ በጣም ደስ ይለኛል እፈልጋለሁ መሄድ

ያው የምመኘው ስራ በጣም ደስ የሚለኝ በጣም የምወደው ስራ ነው። እና በጣም ያድርግልኝ ብዬ የማስበው የምመኘው ወደፊት ህልሜ ነው ቢሆን ደስ የሚለኝ ቢሳካ ደስ የምለኝ። ወደፊት በቃ ቢሆንልኝ ቢሳካልኝ ባደርገው ቢሆን ብዬ የማስበው ስራ ቢኖር ልብስ መስፋት ነው። ልብስ መስፋት ስልክ አለል ያለ ልብስ መስፋት አይደለም። ብዙ አይነት ጨርቆችን ራሴ ያመረጥኩኝ ራሴ ፋብሪካ ኖሮኝ ራሴ ጨርቆችን እያመረጥኩኝ በዲዛይን በተለያየ ከለር ጨርቆችን እያመረጥኩኝ። ደግሞ እያሰፋሁ በጣም ብዙ ሺህ ሰራተኞችን ቀጥሬ ምክንያቱም ከለር የሚያመርት አለ ቀለም የሚያመርት አለ ልብስ ጨርቁን የሚያመርት አለ ጥጥ የሚፈትል ጥጥ የሚቆርጥ ብዙ ብዙ አይነት ስራ አለና። ያን አኪያ ሄጄ ልብስ መስፋት እንዲሁም በሀገር ልብስ ማለት ነው ሀገራዊ የሆኑ ልብሶችን በተለያዩ ዲዛይኖች መርጨ ብሰራ ደስ ይለኛል። እና በጣም ምፈልገው ስራ ይሄ ነው። ቢሆን ብዬ ምመኘው። ቢሆን ቢሆን የሚመኘው ስራ ይሄ ነውና። ላድርግ ይሄን መስራት እፈልጋለሁ